መጠጣት ማለት ፈሳሽ ነገር መውሰድ ማለት ነው። ብዙ ሰዎች ፈሳሽ ነገር እንጠጣ ብለው ይናገራሉ ወይም ደግሞ ፈሳሽ ነገር መጠጣት ሰውነታችን ውስጥ ያለውን ድርቀት ለማስወገድ ይጠቅማል ይላሉ። ስለዚህ መጠጣትን ከፈሳሽ ነገር ጋር ቀጥታ እናገናኘዋለን ማለት ነው። ለምሳሌ እኔ ጠዋት ጠዋት ሻይ መጠጣት እወዳለሁ። የሆነ ሰው ደግሞ ጠዋት ጠዋት ወተት መጠጣት ሊወድ ይችላል። የሆነ ሰው ደግሞ ከስራ በኋላ ራሱን ዘና ለማድረግ ጭማቂ መጠጣት ሊወድ ይችላል። ስለዚህ ሻይ ይጠጣል ማለት ነው ወተት ይጠጣል ማለት ነው እንዲሁም ጭማቂ ይጠጣል ማለት ነው ስለዚህ እንደ አጠቃላይ መጠጣት የሚለውን ቃል የምናነሳው ለፈሳሽ ነገሮች ነው ማለት ነው። ስለዚህ ፈሳሽ ነገሮችን እንጠጣለን ወይም ደግሞ ፈሳሽ ነገሮችን መጠጣት ይቻላል ማለት ነው። እንዲሁም ስለመጠጣት ስናወራ ብዙ ጊዜ በተለይ የሳምንቱ መጨረሻ ላይ ሳምንቱን በሙሉ በከባድ ስራ ስለሆነ የምናሳልፈው ሳምንቱ መጨረሻ ላይ መዝናናት እንፈልጋለን። ስለዚህ በዚህ ቀን ልጆቻችንን ይዘን ወደተለያዩ ቦታዎች ለመዝናናት ልንሄድ እንችላለን ለምሳሌ ልጆቻችንን ይዘን የሆነ ቦታ ሄደን ለልጆቻችን ጭማቂ የሚጠጡበት እና እንዲሁም የተለያዩ ጨዋታዎች ያሉበት ቦታ ላይ ልንወስዳቸው እንችላለን። በአንጻሩ ደግሞ እኛ ከጓደኞቻችን ጋርም ይሁን ከቤተሰብ አካል ጋር ከትልቅ ከአሥራ ስምንት አመት በላይ ከሆነ ከቤተሰብ አካል ጋር ለመዝናነት ወደ ውጪ ወጣ ብለን አልኮል ልንጠጣ እንችላለን አልኮል እንደ ቢራ አይነት ወይም እንደ ድራፍት አይነት ወይም አረቄ ሊሆን ይችላል አሊያም ጠላ እነዚህን ሁሉ መጠጣት እንችላለን ማለት ነው። በዛ ቀን የመዝናኛ ቀናችን ስለሆነ በዛ በዛ ቀን እራሳችንን የምናስደስትባቸው የተለያዩ መንገዶች ልንፈልግ እንችላለን። ስለዚህ መጠጣት የሚለው ቃል የሚሰራው ለፈሳሽ ነገር ነው ማለት ነው። ይሄ ብቻ አይደለም። ለምሳሌ ቤት በምንሰራበት ጊዜ በግንባታ የሚሰራ ወይም በብሎኬት እና በሲሚንቶ የሚሰራ አይነት ቤት ከሆነ ቤቱ እየተሰራ በሂደት ያለውን ጥንካሬ እያገኘ እንድሄድ ማግኘት ያለበትን ጥንካሬ እያገኘ እንዲሄድና እንዳይሰነጠቅ ወይም ክራክ እንዳያደርግ። የተለያዩ መንገዶችን እንጠቀማለን ከእነዚህ መንገዶች አንዱ በጧትና ማታ ውሃ እናጠጣዋለን ማለት ነው። ስለዚህ የሚሰራው ቤት ግንቡ ውሃ መጠጣት አለበት ማለት ነው የሚጠጣበት ዋናው ምክንያት ጥንካሬ እያገኘ እንዲመጣ የተሻለ ጥንካሬ እንዲኖረው ማለት ነው። ለከለሩም ወሳኝ ነው በነገራችን ላይ ውሃ ያልጠጣ ቤት እና ውሃ የጠጣ ቤት ከለር ላይ ራሱ ልዩነት አለው ጥንካሬ ላይም እንደዛው። ስለዚህ መጠጣት የሚለውን ቃል የምናወራው ወይም ደግሞ የምንነጋገረው ፈሳሽ ለሆኑ ነገሮች መሆኑን በቀላሉ መዋቅ እንችላለን ማለት ነው። ሌላው ብዙ ጊዜ ልጆች ሲያማቸው ሆዳቸውን ሲያማቸው ወይም ደግሞ ጉንፋን ሲይዛቸው ወይም ደግሞ ሌሎች አጋጣሚዎች ሲፈጠሩ የተለያዩ መድሃኒቶችን ወይም ሽሮፖችን ይጠጣሉ ሽሮፖችን በመጠጣት ነው። ወደተሻለ ጤንነት ሊመለሱ የሚችሉት ማለት ነው ስለዚህ መድሃኒት ልንጠጣ እንችላለን ማለት ነው። እንዲሁም የተለያዩ ፈሳሽ ነገሮችን ልንጠጣ እንችላለን ማለት ነው ለምሳሌ ቅድም እንዳልኩት እነ ወተት እነ ሻይ ልንጠጣ እንችላለን እነ ጭማቂ ልንጠጣ እንችላለን ሌሎችንም ነገሮች አልኮል ልንጠጣ እንችላለን እንደነ ቢራ እንደነ ድራፍት አይነት ነገር ልንጠጣ እንችላለን። ሌላው ስለመጠጣት ስናወራ ደግሞ የምናወራው እኛ በሃይማኖታችን ወይም እኔ በሃይማኖቴ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ስለዚህ ሁል ጊዜ እሁድ እሁድ ቅዳሴ አስቀድሳለሁ ስለዚህ ቅዳሴ ካስቀደስኩ በኋላ የቅዳሴው መጨረሻ ላይ ጸበል ይሰጠኛል ጸበል ማለት ሆሊ ዋተር የሚባለው ማለት ነው። ስለዚህ ጸበል ይሰጠኝና ጸበል እጠጣለሁ ማለት ነው ጸበል በመጠጣቴ ምክንያት ውስጤ ያለው ህመም ውስጤ ያለው ችግር ውስጤ ያለው አለመስማማትና አለመመቸት ጥሩ ይሆናል ከእምነቴ አንፃር ጥሩ ይሆናል ይሻለኛል ማለት ነው። አሊያም የማያመኝ እንኳን ቢሆን የውስጤን ደህንነትና ጤንነት ይጠብቅልኛል በእግዚአብሔር ማለት ነው ጸበሉ የእሱ ስለሆነ ባርኮ የሰጠኝ ስለሆነ ማለት ነው ስለዚህ ጸበልም መጠጣት አለ ማለት ነው። ስለዚህ እኔ ጸበል መጠጣት በጣም ነው የምወደው። ይሄ ብቻ ሳይሆን ብዙ ጊዜ ሲያመን የጸበል መጠመቂያ ቦታዎች አሉ ስለዚህ ሳምንት አንድ ሰባት ወይም ሁለት ሰባት ወይም ሶስት ሰባት ቀኖች ጸበል እንጠመቃለን ማለት ነው። እየተጠመቅን መጠመቅ ብቻ ሳይሆን ከተጠመቅን በኋላ ወጥተን በሊትር አንድ ሊትር ሊሆን ይችላል ሁለት ሊትር ሊሆን ይችላል። ውስጣችን ያለው ነገር ህመም እንዲወገድ በቱኪያ ወይም ደግሞ በተቅማጥ ይሄ ህመም እንዲወጣልን ጸበል ብዙ እንጠጣለን ማለት ነው። እየጠጣን እናስታውካለን ወይም እየጠጣን ወደታች ተቅማጥ እንዲያደርገን እናደርጋለን ያ ማለት ሆዳችን ውስጥ ያለው ችግር በሙሉ እንዲወግድና ተጠራርጎ እንዲወጣ ያደርግልናል ማለት ነው። ስለዚህ መጠጣት የሚለው ቃል ፈሳሽ ለሆኑ ነገሮች ነው ማለት ነው

እዚያ የሚለው ቃል ርቀትን ለመግለጽ ወይም ደግሞ እዚህ አጠገባችን እንዳልሆነ ለመግለጽ ነው። ስለዚህ እዚህ ስንል እዚህ አጠገባችን ነው ልንነካው ልንዳስሰው እጃችንን ዘርግተን ልንነካው የምንችልበት ቅርበት ነው የሚሆነው። እዚያ ስንል ግን ከእኛ ራቅ ያለ ከእኛ ፈንጥር ያለ በ በእጃችንን ዘርግተን ልናገኘው የማንችልበት ርቀት ላይ እንዳለ መረዳት እንችላለን። ስለዚህ እዚህ ስንል ቅርብ ነው እዚያ ስንል ግን ሩቅ መሆኑን ያሳያል። ለምሳሌ የነ አለሙ ቤት የትኛው ነው ብባል እዚያ ብዬ ላሳይ እችላለሁ። እጄን በመጠቆም ርቀቱን ወይም የቤቱን እዛ ብለን ልንናገር እንችላለን ስለዚህ እዚያ ስንል የሚታይ ቦታ ነው ነገር ግን የማንነካው ራቅ ያለ ቦታ ያለን ነገር ነው ማለት ነው። ስለዚህ ለምሳሌ አንድ ሰው ዩኒቨርሲቲው የት አካባቢ ነው ያለው ብሎ ቢጠይቀኝ እዚያ ነው ብዬ በእጄ ጠቁሜ ላሳይ እችላለሁ ማለት ነው። እንዲሁም ቤተክርስቲያን የሚጠይቀኝ ሰው ቢኖር የት አካባቢ ነው ቤተክርስቲያኑ ቢለኝ እዚያ ነው ብዬ ልናገር እችላለሁ ማለት ነው። ስለዚህ እዚያ ማለት በአካባቢያችን የምናየው ወይም ደግሞ አካባቢውን ማሳየት የምንችልበት ርቀት ላይ ሲሆን እዚያ ነው ልንል እንችላለን ማለት ነው። ስለዚህ በእኛ ሀገር እዚህ ነው እዚያ ነው አለፍ ብሎ ነው ቅርብ ነው ሩቅ ነው ልንል እንችላለን ስለዚህ በብዛት እዚያ ነው ብለን የምናሳየው ነገር ቅርብም ሊሆን ይችላል ሩቅም ሊሆን ይችላል። ነገር ግን እኛ ካለንበት ቦታ ራቅ ያለ ወይም ደግሞ እኛ ካለንበት ቦታ አንፃር ስናየው ለእኛ ቅርብ ያልሆነ ቦታ ሊሆን ይችላል። ስለዚህ እዚህ ነው እዚያ ነው ብለን የምንናገረው ርቀትን ለማሳየት ነው ቅርብ ሲሆን እዚህ ነው እንላለን አጠገባችን ያለንበት አካባቢ ሲሆን እዚህ ነው እንላለን። ራቅ ያለ እኛ ካለንበት አካባቢ ትንሽ ራቅ ያለ ቦታ ከሆነ ደግሞ እጃችንን በመጠቆም አካባቢውን በማሳየት ወይም በመጠቆም እዚያ ነው ልንል እንችላለን ማለት ነው። ስለዚህ እዚህ እና እዚያ ተቃራኒ የሆነ ትርጉም አላቸው ማለት ነው። እዚህ ማለት አጠገባችን ነው እዚያ ማለት ደግሞ ከአጠገባችን የራቀ መሆኑን ለማሳየት በቅርብ ርቀትም በጣም በርቀትም ሊሆን ይችላል ዞሮ ዞሮ ቦታን ለማሳየት ነው። ሌላው ደግሞ ስለ ለምሳሌ ማርቆስ ሆኜ ስለ አዲስ አበባ ማውራት ብፈልግ እና አዲስ አበባ ስለገዛሁት ጫማ ለምሳሌ ማውራት ብፈልግ ከየት ጫማውን ጫማውን ከየት ገዛኸው ገዛኸው ተብሎ ብሎ ቢጠይቁኝ ልመልስ የምችለው ከዚያ ከአዲስ አበባ ብዬ ልናገር እችላለሁ። ስለዚህ ሩቅ ነው ቦታውን ግን ለማሳየት እዛ እንደሆነ አዲስ አበባ እንደሆነ ለማሳየት እዛ ከዛ ከአዲስ አበባ ነው የገዛሁት ልል እችላለሁ ማለት ነው። ስለዚህ እዚያ የሚለው ቃል የቦታን ትክክለኛ ሎኬሽን ወይም ደግሞ ትክክለኛ መኖሪያ ለመግለጽ ወይም ለማሳየት የምንጠቀምበት ነው ማለት ነው። ስለዚህ ከዚያ ከሀረር ነው ያመጣሁት ከዚያ ከመቀሌ ነው ያመጣሁት ከዚያ ከባህር ዳር ነው ያመጣሁት ልል እችላለሁ አሳ ከባህር ዳር ይዤ ብመጣ ከየት ነው ያመጣሁት ቢልኝ ከዚያ ከባህር ዳር ልል እችላለሁ ማለት ነው። ስለዚህ እዚያ የሚለው ቃል የሚገልጸው ትክክለኛ ቦታውን ለማሳየት የምንጠቀምበት ነው ሁለተኛው ደግሞ ከእኛ እኛ ካለንበት ቦታ ራቅ ያለ ቦታ መኖሩን ለመግለጽ የምንጠቀምበት ነው ማለት ነው።

ባንክ ማለት ገንዘባችንን የምናስቀምጥበት ገንዘባችንን ብቻ ሳይሆን የተለያዩ ነገሮቻችንን የምናስቀምጥበት ቦታ ነው። ለምሳሌ በአሁን በአሁን ዘመን ደሞዛችንን የምንቀበለው በባንክ ነው። ሴቭ ማድረግ እምንፈልገውን ወይም መቆጠብ የምንፈልገውን ነገር እምናስቀምጠው ባንክ ነው። መቆጠብ ብቻ ሳይሆን የተለያዩ ችግሮች በሚያጋጥሙን ጊዜ የተለያዩ ማስያዣዎችን ይዞ ብርም እሚያበድረን ባንክ ነው ማለት ነው። ከስያሜው እንደምንረዳው ባንክ ማለት ሲኖረን እምናስቀምጥበት ስናጣ የምንበደርበት ቦታ ነው ማለት ነው። ስለዚህ እኔ ለምሳሌ የተለያዩ የባንክ አካውንቶች አሉኝ ሁለት ሶስት ቦታ የተለያየ የባንክ አካውንት አለኝ ስለዚህ እንደምፈልገው አላማ ባንኮችን እጠቀማለሁ ማለት ነው። ለምሳሌ ሴቭ ማረግበት ወይም ደግሞ እምቆጠብበት ራሱን የቻለ አንድ የባንክ አካውንት አለኝ ስለዚህ ትርፍ ሳንቲም ሲኖረኝ ከምጠቀምበት ውጪ የሆነ ሳንቲም ሲኖረኝ እዛ አካውንቴ ላይ ሄጄ አስቀምጣለሁ ማለት ነው። እንዲሁም ደግሞ የተለያዩ ስራዎችን ልሰራ ለምሳሌ ቤት ልሰራ ከሆነ ለምሳሌ አንዳንድ የምገዛቸው ነገሮች የአመት ለአመት የሚሆን ጤፍ ለምሳሌ በምገዛበት ጊዜ እንዲሁም የተለያዩ የቤት ቁሳቁሶች በሚያስፈልጉኝ ጊዜ ለምሳሌ ሶፋ በምገዛበት ጊዜ ፍሪጅ በምገዛበት ጊዜ እንዲሁም ደግሞ የቤት እቃዎች ትልልቅ እቃዎች በምገዛበት ጊዜ ባንክን እጠቀማለሁ ወይም ከባንክ ብድር እጠይቃለሁ ማለት ነው። ስለዚህ ከባንክ ብድር እምንጠይቅባቸው ጊዜዎች አሉ ከባንክ ምን ባንክ ገንዘባችንን እምናስቀምጥባቸው ጊዜዎች አሉ ማለት ነው። ይሄ ብቻ አይደለም ብዙ አይነት ባንክ ነው ያለው ለምሳሌ ከገንዘብ ጋር አያይዤ እነዚህን ሀሳቦች ገለጽኩ እንጂ። የደም ባንክ አለ ያ ማለት ሰዎች ለሰዎች አደጋ በሚደርስበት ጊዜ ለሰዎች የሚለገስ በየደም ወገኑ የሚቀመጥ ባንክ ማለት ነው። የደም ባንክ ማለት ነው ስለዚህ ለምሳሌ እኔ የደም አይነቴ ኦፕላስ ከሆነ ኦፕላስ የደም አይነት የሚቀመጥበት ራሱን የቻለ ባንክ ማለት ነው። እንዲሁም የተለያዩ የደም ወገኖችን እየሰበሰበ የሚያስቀምጥ የደም ባንክ ማለት ነው። ስለዚህ ባንክን በአንድ አይነት በገንዘብ ብቻ ልንተምነው ወይም ልንገልጸው አንችልም። በአንጻሩ ግን የደም ባንክ ይኖራል። የደም ባንክ ብቻ ሳይሆን ልክ እንደ ደም ባንክ ደም ተጠራቅሞ ሰዎች ሲጎዱ የሚለገስ ነገር ተደርጎ እንደሚቀመጠው ሁሉ የአይን ባንክ እንዳለ አቃለሁ ለምሳሌ የአይን ብሌናቸው የተበላሹ ሰዎች ነገር ግን በህክምና አማካኝነት ችግራቸው ሊቀረፍ የሚችሉ አይነት ሰዎች አሉ ስለዚህ እነዚህ ሰዎች ተራቸውን እየጠበቁ የሚለግሳቸው ሰው እየጠበቁ እሚቆዩ ሰዎች ናቸው። እነዚህ ሰዎች አይናቸውን ከየት ነው እሚያገኙት ከአይን ባንክ ነው ማለት ነው። ምን ይደረጋል ሰዎች በሚሞቱበት ጊዜ የአይን ብሌናቸው ንጹህ ከሆነና ከበሽታ የጸዳ ከሆነ የአይን ብሌናቸውን ወይም ደግሞ የአይን ኳሳቸውን የአይን ባንክ እንዲሰጥልኝ ብለው ይናዘዛሉ በህይወት እያሉ ማለት ነው። ስለዚህ እነዚህ ሰዎች በሚሞቱበት ጊዜ አይናቸውን ወደ አይን ባንክ ይገባና ለሰዎች ለሌሎች ሰዎች ህመም ላለባቸው የአይን ብሌን ብሌናቸው ቢቀየር ሊያዩ የሚችሉ ሰዎች ይህንን አይን በመጠቀም ብርሃናቸውን መልሰው ያገኛሉ ማለት ነው። ስለዚህ የአይን ባንክ አለ ማለት ነው። ቅድም እንዳልኩት የደም ባንክም ያልኩት ለሰዎች ለምሳሌ ሴቶች በሚወልዱበት ጊዜ ወይም እናቶች በሚወልዱበት ጊዜ ብዙ ደም ሊፈሳቸው ይችላል በዚህ አጋጣሚ ከደም ባንክ የደም ወገናቸው ታይቶ ደም እንዲተካላቸው ይደረጋል ማለት ነው። ስለዚህ ማንኛውም ሰው የደም ባንክ ሄዶ ደም ሲሰጥ ጥቅሙን ለህብረተሰባችን ጥቅሙ ለራሳችን ነው ማለት ነው። ስለዚህ ህይወት መታደግ እንችላለን ማለት ነው። ደም መፍሰሱ ምክንያት ሊሞት የሚችል ሰው ደም ተለግሶት ተመልሶ ወደ ህይወት ሲመጣ በጣም ያስደስታል ስለዚህ ለዚህ ጥቅም እሚሰጠው ምንድነው ማለት ነው ባንክ ነው ማለት ነው። የትኛው ባንክ የደም ባንክ ማለት ነው የአይን ባንክ ነግሬያችኋለሁ። የደን ባንክ ነግሬያችኋለሁ። እንዲሁም ደግሞ የ የብር ወይም ደግሞ የገንዘብ ባንክ አለ የሁሉም ነገር ባንክ እንዳለው አቃለሁ ምክንያቱም የአንድ ነገር ማስቀመጫ ወይም ደግሞ ሴቭ ማድረጊያ ወይም ደግሞ እንዳናጠፋው ዞር አርገን እምናስቀምጥበት ቦታ ነው። ባንክ ማለት ስለዚህ ሌላው የማውቀው ባንክ ምን አይነት ባንክ ነው ሰዎች በእኛ ሀገር የተለያዩ ማጌጫ ነገሮች ይኖሯቸዋል ለምሳሌ ወርቆች ይኖሯቸዋል ዳይመንዶች ይኖሯቸዋል የተለያዩ እንቁዎች ይኖሯቸዋል። ስለዚህ እነዚህ ዳይመንዶችን እነዚህ ወርቆችን እነዚህ እንቆችን እቤታቸው ቢያስቀምጡ ለዝርፊያ እሚጋለጡባቸው አጋጣሚዎች ብዙ ናቸው። ስለዚህ ከዝርፊያ ራሳቸውን ለመጠበቅ ከስጋት ራሳቸውን ለመጠበቅ እነዚህን ወርቆች ወይም እንቁዎች ወይም ደግሞ ማጌጫ ትልልቅ ዋጋ የሚያወጡ እቃዎች ባንክ ወስዶ ያስቀምጧቸዋል ማለት ነው። ስለዚህ ባንክ የተለያዩ ነገሮችን የምናስቀምጥበት እና በማስቀመጣችንም ደህንነት እንዲሰማን የሚያደርግ ቦታ ነው ማለት ነው። ስለዚህ ብዙ አይነት ባንኮች አሉ ቅድም እንዳልኩት የገንዘብ ባንክ የአይን ባንክ የደም ባንክ የጌጣጌጥ ባንክ

ውሃ ማለት የሚጠጣ ነገር ነው እንደሚታወቀው ያለ ውሃ አለማችን እውን ልትሆን አትችልም። እንደዚሁም የማንኛውም ህይወት ያለው አካል ሙሉ ነገሩ ወይም ብዙ ነገሩ ወይም ከ ሰባ ከ ሰማኒያ አምስት ፐርሰንት በላይ ውሃ የሚሆንባቸው አጋጣሚዎች አሉ። የተለያዩ ሳይንሶች እንደሚያረጋግጡት ለምሳሌ የሰው ልጅ ከ ሰማንያ ፐርሰንት በላይ ውሃ ነው ይባላል ያ ማለት ውሃ ሚቢያጣ መኖር እንደማይችል የሚያሳይ ነገር አለው ማለት ነው። እንደሚታወቀው ውሃን ለብዙ ነገር እንጠቀምበታለን አንደኛ እንጠጣዋለን ሁለተኛ ምግብ እናበስልበታለን ሶስተኛ ንጽህናችንን እንጠብቅበታለን። አራተኛ ደግሞ የምናበቅላቸው ወይም የምንዘራቸውን ነገሮች ማሳደግ የምንችለው በውሃና በአፈር በአየር በመሆኑ ምክንያት ከውሃ የምናገኘው ጥቅም ብዙ ነው ማለት ነው። ያለ ውሃ መኖር ከባድ ነው የሚሆነው ብዬ አምናለሁ። ምክንያቱም በውሃ እጦት የሚሞቱ በጣም ብዙ ሰዎች እንዳሉ እናውቃለን። ስለዚህ ውሃ በጣም ወሳኝ ነገር እና ለጤናችንም አስፈላጊ ነገር ነው ብዬ አምናለሁ። ለምሳሌ በቀላሉ እንኳን እንየው ብንል አንድን ህንፃ ማቆም ብንፈልግ ካለ ውሃ ምንም ነገር ልንሰራ አንችልም ምክንያቱም አርማታው የሚሰራው በውሃ ነው። አርማታው ተሰርቶ ግንባታው ከተሰራ በኋላ የሚፈለገውን ጥንካሬ ማግኘት እንዲችል ውሃ ማጠጣት ህንፃውን ግድ ይለናል። ስለዚህ ውሃ በጣም አስፈላጊ ነገር ነው ማለት ነው። ከዚህ ጋር ተያይዞ ውሃ ባለመኖሩ ምክንያት ብዙ ችግሮች እንደሚገጥሙን ሁሉ ውሃ በመኖሩ ምክንያትም ደግሞ ብዙ ብዙ ችግሮች ይገጥሙናል። ለምሳሌ ውሃ ከበቂ በላይ ወይም ከሚፈለገው በላይ የሚመጣ ከሆነ ጎርፍ ጎርፍ ይሆናል ጎርፍ ሆነ ማለት ደግሞ ናቹራል የሆነ ዲዛስተር ወይም ደግሞ ተፈጥሮአዊ የሆነ ጥፋት ይፈጽማል ማለት ነው። ለምሳሌ ከባድ ዝናብ በሚዘንብበት ጊዜ ከባህሮች ወይም ከሀይቆች እንዲሁም በተጨማሪ ከወንዞች አፈንግጦ የሚወጣው ውሃ በከተማ ውስጥ ገብቶ የተለያዩ ስትራክቸሮችን ወይም የተለያዩ የተሰሩ መሰረተ ልማቶችን ያጠፋል ማለት ነው። ከዛ ባሻገር ውሃ በመኖሩ ከመጠን በላይ በመኖሩ ምክንያት የምንኖርበት አካባቢ ለመኖር ምቹ ያልሆነ ሊሆን ይችላል። ለምሳሌ ውሃ በብዛት የሚኖርባቸው ቦታዎች እና የውሃ መጠናቸውን መቀነስ የማይቻልባቸው ቦታዎች አንደኛ አካባቢዎች አካባቢው በጣም ጭቃማ ይሆናል። በሁለተኛ ደረጃ የውሃው መጠን በጣም እየገዘፈበ በሚመጣበት ጊዜ የምንፈልጋቸውን ነገሮች መሬት ላይ ማስቀመጥ አንችልም በውሃው አማካኝነት ሊበላሹ የሚችሉ ስለሚሆኑ ማለት ነው። ስለዚህ ውሃ የሚሰጠንን ጥቅም ያክል ጉዳትም አልፎ አልፎ ይኖረዋል። ነገር ግን ጉዳቱንና ጥቅሙን ሚዛን ላይ ስናስቀምጥ ያለ ውሃ መኖር እንደማንችል ስለሚታሰብ ጥቅሙ የበለጠ ከፍ ያለ ነው ማለት ነው። ሌላው ውሃ ወለድ የሆኑ በሽታዎች አሉ። በውሃ አማካኝነት ወደ ህይወታችን የሚመጡ በሽታዎች በተለይ በተለይ እነዚህና አሜባ እነ ጃርዲያ እና የመሳሰሉ ህመሞች ወይም በሽቶች በውሃ ጥራት ምክንያት የሚመጡ ናቸው። በተለይ ጃርዲያ የሚባለው በውሃ ጥራት ማጣት ምክንያት የሚመጣ ህመም ነው። ስለዚህ የውሃን ንጽህና መጠቀም መጠበቅ አለብን ከመጠቀማችን በፊት መታከም ካለበት በደንብ መታከም መቻል አለበት ማለት ነው። ስለዚህ ውሃ የሚታከምባቸው ብዙ መንገዶች አሉ አንደኛ የተለያዩ የውሃ ማከሚያ ወይም ውሃ አጋር የሚባሉ ነገሮች አሉ እነሱን በመጠቀም ውሃን ማከም እንችላለን። ሌላው ደግሞ ተፈጥሮአዊ በሆነ መልኩ ለውሃ ማጣሪያ ተብሎ የተዘጋጁ ውሃ ማጣሪያዎች አሉ እነዛን በመጠቀም የውሃውን ንጽህና መጠበቅ የምንችልበት አጋጣሚ ይፈጠራል ማለት ነው። ስለዚህ ውሃን በብዙ አይነት መልኩ ልናክመው እንችላለን። ውሃን ካክምን በኋላ መጠቀማችን ደግሞ የበለጠ ለጤናችን ማረጋገጫ ሊሆነን ይችላል ማለት ነው። ስለዚህ አሁን በጠቀስኳቸው ምክንያቶች አማካኝነት ውሃ በአለማችን ላይ በጣም አስፈላጊና ወሳኝ ነገር ነው። ውሃን የምንጠቀምበትን መንገድ ማስተካከል የምንችል ከሆነ ውሃ ህይወት መሆን የሚችል ነገር ነው ማለት ነው። ያለ ውሃ ምግብ ማዘጋጀት አንችልም። ያለ ውሃ ጥማታችንን ማስታገስ አንችልም። ያለ ውሃ የተለያዩ ነገሮችን መስራት አንችልም። ለምሳሌ ከፋብሪካ የሚወጡ የተለያዩ ምርቶች አሉ። ለምሳሌ ማንጎ ጁስን መውሰድ እንችላለን ማንጎ ጁስ ውሃ ከሌለ ሊሰራ አይችልም። በተአምር ማንጎ እንኳን ቢኖር ሙሉ በሙሉ ማንጎ ራሱን ችሎ ጁስ መሆን ስለማይችል የግድ ውሃ የውሃን ቅንብር ስለሚፈልግ ውሃን የግድ መጠቀም ግድ ይለናል ማለት ነው። ስለዚህ የተለያዩ ፋብሪካዎች ውስጥ የተለያዩ ጉዳዮችን በምን በምንፈጽምበት ጊዜ ወይም ደግሞ የተለያዩ ነገሮችን በምናመርትበት ጊዜ የውሃ እገዛ ግድ ነው ማለት ነው። ስለዚህ ውሃ ሁሉም ነገር ነው ውሃ ይጠጣል። ውሃ ለንጽህና መጠበቂያ ይሆናል። ውሃ ለግንባታ ስራ ያገለግላል። ውሃ እንዲሁ የተለያዩ ጉዳዮቻችንን ለመፈጸም የምንጠቀምበት ነው ንጽህናችንን ለመጠበቅ ልብሳችንን ለማጠብ ገላችንን ለመታጠብ ፀጉራችንን ለመታጠብ እና ለመሳሰሉት ነገሮች ያገለግላል ስለዚህ ውሃ ወሳኝ

ኋላ ማለት የፊት ተቃራኒ ነው። ለምሳሌ አንድ ሰው ፊቱ በፊት ለፊቱ በኩል ለምሳሌ ፊቱ አለ ፌሱ ማለት ነው። ከዛ ደረቱ አለ ጡቱ አለ። ሆዱ አለ እንዲሁም ወደ ተች እያሉ ነው ሙሉ አካሉን መግለጽ እንችላለን ኋላ ስንል ግን ከጀርባ ነው የምናየው ማለት ነው። ስለዚህ የጭንቅላቱ ኋላ አለ ማጅራቱ አለ ጀርባው አለ መቀመጫው አለ እያለ ወደ ታች እንገልጻለን ማለት ነው። ስለዚህ ኋላ ማለት ጀርባ ማለት ነው። ፊት ማለት ደግሞ ፊት ለፊታችን እምናየው ነገር ማለት ነው። ስለዚህ ኋላ እሚለውን ነገር በብዙ አይነት መልኩ መግለጽ እንችላለን። ለምሳሌ ኋላ ቀር ነው ካልን ወደፊት አልሄድም በጣም ወደኋላ ቀርቷል። ወይም ደግሞ ዘግይቷል ወይም ደግሞ ከጊዜው ጋር እየሄደ አይደለም ለማለት የምንጠቀምበት መንገድ ነው የሚሆነው። ስለዚህ ኋላ ማለት ጥሩ ያልሆነን ነገር ብዙ ጊዜ ጥሩ ካልሆነ ነገር ጋር ነው ሚገለጸው ማለት ነው። ምክንያቱም ኋላ ስንል ብዙ ጊዜ ወደ ጭንቅላታችን ሚመጣው ኋላ ቀር የሚለው ነገር ነው። ኋላ ቀር ማለት ደግሞ ከቴክኖሎጂው ጋር እኩል ያልተራመደ የዘገየ ከሚጠበቅበት ፍጥነት በጣም ወደኋላ የዘገየ እንደማለት ነው። ስለዚህ ኋላ ሚለውን ቃል በዚህ መልኩ ልንገልጸው እንችላለን። ለምሳሌ ልጄ የሆነ ቦታ እንድንሄድ ሊጠይቀኝ ይችላል። ልክ ሲጠይቀኝ አይ በኋላ እንሄዳለን እለዋለሁ በኋላ ማለት አሁን ላይ ሌላ ስራ እየሰራሁ ነው። በኋላ ቆይተን ቆይተን ከተወሰኑ ሰዓታት በኋላ ከተወሰኑ በኋላ እንሄዳለን እያልኩት ነው ማለት ነው። ስለዚህ ኋላ ሚለው መቆየትን መዘግየትን የሚገልጽ ነገር ነው ሚሆነው ማለት ነው። ስለዚህ ኋላን ብዙ ብዙ ቦታዎች ልንጠቀምበት እንችላለን። ለምሳሌ አንዳንድ ነገሮችን ልንገዛ ገበያ ልንሄድ እንችላለን። ስለዚህ ለምሳሌ እኔ ምስር ልገዛ ብሄድና ደንበኛዬ ምስር ባይኖረው ነገር ግን ምስሩ ከሰአት ሚመጣለት ከሆነ በኋላ መተመውሰድ ትችላለህ ከሰአት በኋላ መተመውሰድ መውሰድ ትችላለህ። አዲስ እቃዎች ስለሚወርዱ ከሰአት በኋላ መተህ ልትወስድ ትችላለህ ሊለኝ ይችላል። ስለዚህ ኋላ ሚለው ቆይታን ነው ሚገልጸው። ስለዚህ ብዙ ቦታዎች ላይ ኋላን መጠቀም እንችላለን። ለምሳሌ አንድ ጊዜ ጫማ ልገዛ ሄድኩ ጫማ ልገዛ ሄድኩት ያየሁትን ጫማ ነው። ኦንላይን ላይ ወይም መስመር ላይ ያየሁትን ጫማ የሚገኝበትን ቦታ ነገሩኝ እና ልገዛ ሄድኩ ማለት ነው። ስለዚህ ሄድኩና ፎቶውን አሳየሁት ለነጋዴው ይሄ ጫማ ነበርህ አንተ ብለውኛል ስለዚህ ካንተ ጋር ይሄን ጫማ ልገዛ ነው የመጣሁት አልኩት። አየሁና ወንድሜ ይሄን ጫማ ጨርሻለሁ ነገር ግን አሁን እየመጣልኝ ከአዲስ አበባ እየመጣልኝ አለ እቃ ስላለ እዛ ውስጥ ይሄ ጫማ አለ ስለዚህ በኋላ መጥተህ መውሰድ ትችላለህ አለኝ። መቼ ነው በኋላ ብዬ ስጠይቀው? ወደ ምሽት አካባቢ ወደ አስራ አንድ ሰዓት አካባቢ ወይም ደግሞ ከሁለት ቀን በኋላ መተህ ልትወስድ ትችላለህ። በድጋሚ ሚመጣ እቃ ስላለ አማራጭም እንዲኖርህ አዳዲስ እቃዎችም ስላሉ ከሁለት ቀን በኋላ መጥተህ መውሰድ ትችላለህ አለኝ ማለት ነው። ስለዚህ ኋላ የሚለው ቃል ከሆነ ጊዜ ቆይታ በኋላ መሆኑን እንረዳለን ማለት ነው። ስለዚህ ኋላ ሚለውን ቃል በብዙ አይነት መልኩ ልንጠቀምበት እንችላለን። በአጭሩ ግን ኋላ የሚለው ቃል ራሱን ችሎ ፊት ለሚለው ተቃራኒ ነው ሚሆነው ማለት ነው። ስለዚህ ኋላ ከተባልን የፊት ተቃራኒ መሆኑን መረዳት እንችላለን ማለት ነው።

እንዴት የሚለውን ቃል ብዙ ቦታ ልንጠቀምበት እንችላለን? ምክንያቱም እዚህ አለም ላይ እስካለን ድረስ በጣም ብዙ ጥያቄዎች ወደ ጭንቅላታችን ይመጣሉ። አንዳንድ ነገሮች እንዴት እንደተከናወኑ እንዴት እንደተተገበሩ የማናውቅባቸው አጋጣሚዎች ብዙ ናቸው። ስለዚህ ጭንቅላታችን ውስጥ እንዴት የሚል ጥያቄ ይመጣል። ስለዚህ ጥያቄዎችን እናነሳለን ማለት ነው። ለምሳሌ ዩኒቨርሲቲ ውስጥ በምንማርበት ጊዜ መምህራኖቻችን ካስተማሩ በኋላ የሚያስተላልፉልን ውጤት ወይም ነጥብ ምናልባት እኛ ካሰብነው ያነሰ ሊሆን ይችላል ስንደምር እኛ ያለን ነጥብ እና እነሱ ያስተላለፉበት ያስተላለፉት ነጥብ እኩል ላይመጣ ይችላል። ስለዚህ መምህሩን እንሄድና እንዴት ብለን እንጠይቃለን እንዴት ውጤቴ ኤ ፕላስ ሆኖ እያለ ቢ ብለህ አስተላለፍክብኝ ብዬ ልጠይቀው እችላለሁ። ማለት ነው እንዴት ማለቴን አይቶ ተመልሶ ውጤቱን ያያል ማለት ነው። ወይም ደግሞ ሲደምር ሲቀንስ የተሳሳተ ስህተት ካለ እንዲያይ ማለት ነው። ስለዚህ እንዴት የሚለው ቃል ለምን ሆነ እንዴት ምክንያቱ ምንድነው ምክንያቱን የሚጠይቅ የሚያጠይቅ ነው ማለት ነው። እዚህ ብቻ አይደለም። ለምሳሌ አንዳንድ ስራዎች ከሚጠበቀው በላይ የተለዩ ሆኖ ሲገኙ እንዴት የሚል ጥያቄ ወደ ጭንቅላታችን ሊመጣና እኛም እንዴት ብለን ልንጠይቅ እንችላለን። ለምሳሌ አንዳንድ ጊዜ ሽማግሌዎች በመኪና በሚሄዱበት ጊዜ ወይም ደግሞ በትራንስፖርት አገልግሎት በሚሄዱበት ጊዜ እነሱ ቆመው እኛ ተቀምጠን የምንሄድባቸው አጋጣሚዎች ይኖራሉ ይሄ በኢትዮጵያውያን አልተለመደም። ስለዚህ በዛ ዙሪያ የተቀመጡ ሰዎችን እንዴት እንዴት ይሄ ሽማግሌ ሰውዬ ቆሞ እየሄደ አንተ ተቀምጠህ ትሄዳለህ አንተ ወጣት ነህ አንተ ህፃን ነህ። ስለዚህ እንዴት እንደዚህ አይነት ስራ ትሰራለህ ብለን ልንጠይቅ እንችላለን። በዚህ ምክንያት ሽማግሌው ቦታ አግኝቶ ተቀምጦ እንዲሄድ ያ ወጣትም ደግሞ ቆሞ እንዲሄድ አጋጣሚዎች ሊፈጠሩ ይችላሉ ማለት ነው። ስለዚህ ብዙ ጊዜ ወደ ጭንቅላታችን እንዴት የሚለው ጥያቄ የሚመጣው ማይጥመን ነገር ተሰርቶ ስናገኘው ነው። ወይም ትክክል ያልሆነ ነገር ተሰርቶ ስናገኝ እንዴት ብለን ጥያቄ ልናነሳን እንችላለን ማለት ነው። ስለዚህ እንዴት የሚል ጥያቄ ከሚያስነሱ ምክንያቶች አንዱ ለምሳሌ ትላንትና አርሰናል ከማንችስተር ዩናይትድ ጋር ጨዋታ ነበረው። አሁን ባላችሁ አቅም አርሰናል ከማንችስተር ዩናይትድ የተሻለ አቅም ያለበት ጊዜ ላይ ነው ያለነው ስለዚህ መቶ ፐርሰንት እንደሚያሸንፈው እርግጠኛ ሆነን ነበር ወደ ሜዳ የገባነው። ነገር ግን በመጨረሻ ማንችስተር ዩናይትድ አርሰናልን ሶስት ለሁለት አሸንፈው ስለዚህ ያላየ ሰው ጨዋታውን ያላየ ሰው እንዴት እንደዚህ ሊሆን ይችላል ምክንያቱም አርሰናል የተሻለ አቅም አለው። በዚህ ላይ በሜዳው ነው የሚጫወተው። ዩናይትድ ደግሞ ዝቅተኛ አቅም ያለበት ሰዓት ላይ ነው ያለው ስለዚህ እንዴት ይሄ ሊሆን ቻለ የሚል ጥያቄ እናነሳለን ማለት ነው። ስለዚህ እንዴት እንደሆነ ሰዎች ምክንያታቸውን ይዘረዝራሉ ማለት ነው። ምናልባት እንዴት ተብሎ ሲጠየቅ አርሰናል በእለቱ ያለው አቋም ደካማ ነው ሊባል ይችላል። ሌላ ሰው እንዴት ብሎ ሲጠይቅ ምናልባት የዩናይትድ ተጫዋቾች ወቅታው አቋማቸው ጠንካራ ስለነበር ነው ሊባል ይችላል። ሌላ ሰው ደግሞ እንዴት ብሎ ቢጠይቀኝ ለምሳሌ በረኛው የአርሰናል በረኛ የነበረው አቅም በጣም ደካማ ስለነበር እና ቀላል ኳሶች ስለገቡበት ነው ስህተቶች ስለተፈጠሩ ነው ልል እችላለሁ። የሆነ ሰው ደግሞ እንዴት እንደዚህ አርሰናል በዩናይትድ ሊሸነፍ ቻለ? ተብሎ ቢጠየቅ ሊመልስ የሚችለው መልስ ምናልባት በቲሙ ውስጥ ወይም በቡድኑ ውስጥ ያሉ ተጫዋቾች ባነሳ አቋም ስለተጫወቱ ነው ብሎ ሊመልስ ይችላል። ስለዚህ እንዴት የሚለው ጥያቄ ለተፈጠረው ነገር በቂ የሆነ ምላሽ የሚያጠይቅ ነው ማለት ነው። ስለዚህ በቂ የሆነ ምላሽ ካላገኘን በስተቀር አይምሮአችን አያርፍም ማለት ነው። ስለዚህ እንዴት ለሚለው ጥያቄ ምላሽ በምናገኝበት ጊዜ አእምሯችን ይረጋጋል። በቂ የሆነ ምላሽ ያገኛል በቂ ምላሽ በማግኘቱ ምክንያት እንዴት ከሚለው ሀሳብ ይወጣል ማለት ነው። ስለዚህ እንዴት የሚለውን ቃል ብዙ ቦታ እንጠቀምበታለን ማለት ነው። ዋናው አላማ ግን እንዴት የሚለው ቃል ለተደረገው ነገር ለሆነው ነገር ለተከሰተው ነገር በቂ የሆነ ምላሽ ለማግኘት የምናነሳው ጥያቄ ነው ማለት ነው። ብዙ ጊዜ ትምህርት ቤት ውስጥ ስንማር መምህራኖቻችን የሆነ ሀሳብ ይሰጡንና እንዴት ይሄ ነገር ሊሆን ቻለ የሚል ጥያቄ ይጠይቁናል ያም ማለት የኛን ክሬቲቪቲ የምንጨምርበት አይነት ጥያቄ ነው የሚጠየቀው ማለት ነው። የሆነ ነገር ይሄ ሆኗል ግን እንዴት ሆነ የሚለውን ነገር እንጠየቃለን። ስለዚህ ኤክስፐርመንት ያስፈልገዋል ወይም ደግሞ ቤተ ሙከራ ውስጥ ገብቶ እንዴት እንደሆነ እንዴት እንደተፈጠረ ማረጋገጥ ያስፈልጋል። ለምሳሌ ይሄን ቀለም ከዚህ ቀለም ጋር ቀላቅዬ ይሄን ቀለም ሰጠኝ። ለምን ሰጠኝ ተብዬ ብትጠየቅ? ያለኝ አመራጭ ኤክስፐርመንት መስራት ነው። ወይም ቤተ ሙከራ ውስጥ ገብቼ የተለያዩ ቀለሞችን በመቀላቀል ምን አይነት ቀለም ሊሰጡ እንደሚችሉ ማየት መቻል ነው። ያን ኮምፓውንድ ያገኙበት ምክንያት ምን እንደሆነ ማጥናት መቻል እና እንዴት ለሚለው ጥያቄ ምላሽ መስጠት መቻል ነው። ስለዚህ እንዴት የሚለው ቃል እንድንመራመር የሚያደርገን ሊሆን ይችላል። እንዴት የሚለው ቃል ለተፈጠረው ነገር የራሳችን የሆነ ሀሳብ እንድንሰጥ ተፈለገ የተፈለገበት የተፈለገ ሊሆን ይችላል። ስለዚህ እንዴት የሚለውን ቃል ምክንያት በማድረግ ወይም ጥያቄ ምክንያት በማድረግ ብዙ ምላሾች ልንሰጥ እንችላለን ማለት ነው

ቅርብ ማለት ምንም ማለት አይደለም እዚሁ አጠገባችን የሆነ በጣም ያልራቀ በቀላሉ ልንደርስበት የምንችል አንዳንድ ጊዜ እጃችንን ዘርግተን ሁሉ የምንነካው ቦታ ሊሆን ይችላል ማለት ነው። ከቦታ አንፃር ስለ ቅርበት ምናወራ ከሆነ ለምሳሌ ለአዲስ አበባ ቡልቡላ ቅርብ ነው። ለአዲስ አበባ መርካቶ ቅርብ ነው። ያለንበት ቦታ ይወስነዋል በርግጥ ለመናሃሪያ መርካቶ ቅርብ ነው እንላለን ማለት ነው። ስለዚህ ቅርበት ማለት ያን ያክል ሩቅ ያልሆነ ርቀት ማለት ነው። በቅርበት የምናያቸው ነገሮች አሉ። ለምሳሌ እዚህ ጋር ሆኜ ከተማውን በግልጽ በቅርበት የማየው ከሆነ ወይም ደግሞ ስሄድ አምስት ደቂቃ ግፋ ቢል አስር ደቂቃ ሚጨርስብኝ ከሆነ በጣም ቅርብ ነው ማለት ነው። ስለዚህ ቅርብ ማለት ከእኛ ብዙ ያልራቀ ወይም ደግሞ በአጭሩ ቅርብ ማለት የሩቅ ተቃራኒ ማለት ነው። ስለዚህ የሩቅ ተቃራኒ ቅርብ ነው። ሩቅ ስንል በቀላሉ ልንደርስበት የማንችል እዛ ቦታ እንሂድ ብንል በጣም ደክመን ነው አድካሚ የሆነ ቦታ ማለት ነው። ስለዚህ ቅርብ ነው የምንለው የምንጠቀምበትም የትራንስፖርት መንገድ በነገራችን ላይ ቅርብ ነው ወይም ሩቅ ነው እንድንል ያደርገናል። ለምሳሌ ባጃጅን በመጠቀም የሆነ ቦታ ሚሄድ ብንፈልግ ሩቅ ነው ይሄ ይሄን ያክል ብር ያስወጣችኋል ብሎ ብዙ ብር ሊጠይቀን ይችላል። ባጃጅ የምትሄድበት ፍጥነት ያን ያክል በጣም ፈጣን የሚባል ስለማይሆን ማለት ነው። ሶስት እግር እንደመሆኗ መጠን ፍጥነቷ ያን ያክል ሊሆን ይችላል። ያንኑ ርቀት በመኪና ምን ያክል ነው የሚወስደው ብንል ለምሳሌ ለባጃጅ ሶስት ሰዓት የወሰደበት መንገድ ለመኪና አንድ ሰዓት ወይም አንድ ሰዓት ተኩል ብቻ ሊወስድበት ይችላል። ስለዚህ ከባጃጅ አንፃር በመኪና ስንሄድ ይሄ ቦታ ቅርብ ነው ልንል እንችላለን ማለት ነው። እንዲሁም ይሄንን ቦታ ለምሳሌ በአውሮፕላን የምንሄድበት ቦታ ቢሆን አውሮፕላን ደግሞ በሶስት ደቂቃ ወይም በአምስት ደቂቃ የምንደርስበት ቦታ ሊሆን ይችላል ስለዚህ ከአውሮፕላን አንፃር ደግሞ የበለጠ ቅርብ ነው ልንል እንችላለን ማለት ነው። ስለዚህ ቅርበትን የምንገልጸው በምንጠቀምበት የትራንስፖርት መንገድም ሊሆን ይችላል። ሌላው ደግሞ በእግራችን ብንሄድ ምን ያክል ደቂቃ ይወስድብናል የሚለውን ምናይ ከሆነ ቅርብ ነው ሩቅ ነው ለማለት የምንጠቀምበት የ ትራንስፖርት መንገድ ይወስነዋል ማለት ነው። ስለዚህ ቅርበትን በተለያየ አይነት መንገድ ልንገልጸው እንችላለን

ገንዘብ ማለት የአለም ልብ ነው ብለን ብንናገር ማጋነን አይሆንም። ምክንያቱም አለሙ ውስጥ ለመኖር ገንዘብ በጣም አስፈላጊ ነገር ነው። አስፈላጊ ነው ከምንልባቸው ምክንያቶች አንዱ ለምሳሌ ገንዘብ ከሌለን መብላት አንችልም። መብላት እንግዲህ መሰረታዊ ፍላጎታችን ነው። ከመሰረታዊ ፍላጎቶቻችን አንዱ ነው። ስለዚህ ገንዘብ ከሌለን መብላት አንችልም። ሌላው መሰረታዊ ፍላጎታችን ደግሞ መጠለያ ነው። መጠለያ ወይም ቤት ነው። ስለዚህ ገንዘብ ከሌለን ቤት መከራየት አንችልም። ገንዘብ ከሌለን ቤት መስራት አንችልም። ስለዚህ ገንዘብ በጣም አስፈላጊና በአለም ውስጥ ስንኖር በጣም ወሳኝ ነገር ነው። ሌላው ገንዘብ ከሌለን መልበስ አንችልም። መልበስ ስዕል ለምሳሌ ልብስ መግዛት አንችልም፣ ጫማ መግዛት አንችልም። ስለዚህ ገንዘብ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ከዛ ባሻገር ስለ ገንዘብ ስናወራ ብዙ ጊዜ ብዙ አይነት ስራዎች ውስጥ ተሰማርተን ስራ እንሰራለን። እነዚህ ስራዎች ውስጥ ተሰማርተን ስራ በምንሰራበት ጊዜ ዋናው አላማችን ገቢ ማግኘት ነው። ገቢው ደግሞ ገንዘብ ነው ማለት ነው። ስለዚህ አንድ ሰው የሆነ ስራ ላይ ተሰማርቶ ስራ የሚሰራው ገንዘብ ለማግኘት ነው ማለት ነው። ስለዚህ ገንዘብ ለማግኘት ስራ ሰርተን በምናገኘው ገንዘብ ህይወታችንን እንመራለን ማለት ነው። ስለዚህ ምድር ላይ ስንኖር አንዱና ዋናው አስፈላጊው ነገር ገንዘብ ነው ማለት ነው። ስለዚህ ገንዘብ ለማግኘት እንለፋለን፣ እንወጣለን፣ እንወርዳለን። ገንዘብ ካገኘን በኋላ ደግሞ መግዛት የምንፈልጋቸውን ነገሮች ወይም ደግሞ እንዲኖሩን የምንፈልጋቸውን ነገሮች እናደርግበታለን ማለት ነው። ለምሳሌ እኔ ወርሃዊ ደሞዝ የምቀበል አንድ የመንግስት ሰራተኛ ነኝ። የመንግስት ሰራተኛ እንደመሆኔ መጠን በወሩ መጨረሻ ገንዘብ ወይም ደሞዜ ይሰጠኛል። ይሄንን ገንዘብ ይዤ እሄድና በገንዘብ አማካኝነት ብዙ ነገሮቼን እሸፍናለሁ ማለት ነው። ለምሳሌ ለቤት ኪራይ ገንዘብ እከፍላለሁ። ለዋይፋይ ኪራይ ገንዘብ እከፍላለሁ። ለወተት ኪራይ ገንዘብ እከፍላለሁ። ለልጆቼ የትምህርት መማሪያ ገንዘብ እከፍላለሁ። ለልጆቼ ወደ ትምህርት ቤት የሚሄዱበት የትራንስፖርት ገንዘብ እከፍላለሁ ማለት ነው። ከዚህ ባሻገር ለምንመገባቸው ምግቦች የግድ በገንዘብ ነው ነገሮችን የምንገዛው። ለምሳሌ ለልጆቼ አስቤዛ እንደ ፓስታ፣ እንደ ሞኮሮኒ፣ እንደ እንቁላል፣ እንደ ሩዝ፣ እንደ ምስር፣ እንደ ዘይት፣ እንደ ሽንኩርት እና የመሳሰሉትን እንደ ጤፍ ለእንጀራ የሚሆን ማለት ነው፤ እነዚህ ለእነዚህ ነገሮች ሁሉ ገንዘብ እከፍላለሁ ማለት ነው። ስለዚህ ገንዘብ ካለ በሰማይ ቤት መንገድ አለ ይላል የሀገሬ ሰው። ይሄ አባባል ነው፤ ገንዘብ ካለ ሰማያዊ ቤታችንንም ማሳመር እንችላለን አይደለም ምድራዊ ቤታችንን ለማለት ነው። ስለዚህ ገንዘብ በጣም ወሳኝ እና በጣም ለሰው ልጅ አስፈላጊ የሆነ ነገር ነው። ነገሮችን የምንገበያየው በገንዘብ ነው። ጤፍ የምንገዛው በገንዘብ ነው። ሆቴል ሄደን ምግብ ልንበላ የምንችለው በገንዘብ ነው። መዝናኛ ቦታዎች ሄደን ልንዝናና የምንችለው በገንዘብ ነው ማለት ነው። ስለዚህ ገንዘብ ወሳኝ ነገር ነው። ገንዘብ አስፈላጊ ነገር ነው። በገንዘብ አማካኝነት ማድረግ የምንፈልጋቸውን ምድር ላይ ያሉ ነገሮች ሁሉ በገንዘብ አቅም ማድረግ እንችላለን ማለት ነው። ለምሳሌ ገንዘብ ካለኝ ያልበላ ወንድሜ ካለ ለሱ ልገዛለትና የእለት ጉርሱን ልሸፍንለት እችላለሁ። ገንዘብ ካለኝ እየታረዘ ወይም ደግሞ ልብስ ያልለበሰ ወይም ልብስ ያለቀበት ጓደኛ ካለኝ ለሱ ልብስ ልገዛ እችላለሁ። ገንዘብ ካለ ቤተክርስቲያን አካባቢ ወይም የተለያዩ አደባባዮች አካባቢ ቁጭ ብለው የሚለምኑ ሰዎች አሉ፤ ስለዚህ እነዛ ሰዎች ጋር ሄጄ የሚፈልጉትን ነገር ላደርግላቸው እችላለሁ። ስለዚህ ገንዘብ ካለ በሰማይ ቤት መንገድ አለ የሚባልበት ዋናው ትልቁ ምክንያት እሱ ነው። ካለ ገንዘብ ምድር ላይ ለመኖር ትንሽ ከባድ ነገር ያለ ይመስለኛል። ስለዚህ ገንዘብ ስናገኝ ካለአግባብ ማጥፋታችንን ማቆም ወይም በማስተዋል መንቀሳቀስ ይኖርብናል። ምክንያቱም ተጨማሪ ገቢዎች እንዲኖሩን ወይም ደግሞ የተሻለ ገንዘብ ማጠራቀም እንድንችል ነው ማድረግ ያለብን እንጂ ያለንን ሳንቲም ለማጥፋት መቸኮል አለብን ብዬ አላምንም። ስለዚህ እያንዳንዳችን ገንዘብ ለማግኘት የምናደርገውን ጥረት ያክል ለመቆጠብ ወይም ደግሞ ብዙ ወጪ ላለማውጣት ጥረት ማድረግ አለብን ብዬ አስባለሁ። ስለዚህ ገንዘብ በጣም ወሳኝ ነገር ነው። በጣም አስፈላጊ ነገር ነው። ገንዘብ በመኖሩ ምክንያት ብዙ ነገሮቻችንን ማስተካከል እንችላለን። በቀላሉ ያሉንን እቃዎች ራሱ መቀየር እንችላለን። ለምሳሌ እኔ የምተኛበት ፍራሽ ከተገዛ በጣም ረጅም ጊዜ እንደመሆኑ መጠን አሁን ምቾት መስጠት አቁሟል ወይም ደግሞ ይቆረቁረኛል ማለት ነው። ስለዚህ ገንዘብ ካለኝ ወይም ገንዘብ በሚኖረኝ ሰዓት ይሄንን ፍራሽ ልቀይረው እችላለሁ ማለት ነው። የተሻለ ስፕሪንግ ያለው ፍራሽ፣ ለጤና የሚስማማ፣ እንዲሁም ደግሞ ምቾት ያለው ፍራሽ ልገዛ እችላለሁ ማለት ነው። ይሄ መቼም የሚሆነው? ገንዘብ ካለኝ ነው የሚሆነው ማለት ነው። ስለዚህ ለመኖር በቂ ገንዘብ ያስፈልጋል፤ በጤና ለመቆየት በቂ ገንዘብ ያስፈልጋል። በነገራችን ላይ ሲያመን ጤናችንን መልሰን ልናገኝ የምንችለው በቂ ገንዘብ ኖሮን ሆስፒታል ሄደን ስንታከም ነው። ስለዚህ ገንዘብ በጣም

እባክህ የሚለውን ቃል የምንጠቀምባቸው ብዙ ቦታዎች አሉ። ምክንያቱም ሰው እንደመሆናችን መጠን የብዙ ሰውን እርዳታ የምንፈልግባቸው አጋጣሚዎች ብዙ ናቸው እንደሚታወቀው። ስለዚህ የሰውን እርዳታ በምንፈልግበት ጊዜ እባክህ ብለን ልንጠይቅ እንችላለን። ለምሳሌ ሰሞኑን እኔ ወደ አንድ መስሪያ ቤት ለስራ ጉዳይ ጎራ ብዬ ነበር። እዛ መስሪያ ቤት በምሄድበት ጊዜ እንዴት እንደምስተናገድ ከየትኛው ክፍል ከመጀመሪያ ጀምሬ ወደ የትኛው ክፍል ቀጥዬ እንደምሄድ በጣም ተቸግሬ ነበር። ስለዚህ መጀመሪያ የገባሁበት ክፍል እባክህ ይሄኛው ቢሮ የት እንዳለ ትነግረኛለህ? ብዬ ጠየቅኩት ማለት ነው። ስለዚህ እባክህን አሳየኝ አልኩት። ስለዚህ ያለበትን አሳየኝ። እዛ ቢሮ ሄጄ ተስተናገድኩ። ልክ እዛ ቢሮ ያለኝን ጉዳይ ስጨርስ ደግሞ ወደ ቀጣዩ ቢሮ ከመሄዴ በፊት እዛ ውስጥ ያለችውን ያስተናገደችኝን ሴት ቀጥሎ ወዴት ነው የምሄደው እባክሽ አሳይኝ አልኳት። ስለዚህ ቀጥሎ የምሄድበትን ቦታ ደግሞ ያቺ ሴት አመላከተችኝ። ስለዚህ እባክህ እባክህ የሚለውን ቃል የምንጠቀም ከሆነ ከሰዎች እርዳታ ፈልገናል ማለት ነው። ስለዚህ እርዳታቸውን ለማግኘት ከሰዎች የምንጠይቅበት መንገድ ነው እባክህ ብለን የምንጀምረው ማለት ነው። ሌላው እባክህ የሚለውን ቃል የምንጠቀመው ንግግራችንን የተገራና ጤነኛ ደስ የሚል ንግግር ለማድረግ ስንፈልግ ነው። ለምሳሌ ይሄን ውሃ አቀብለኝ! ከሚለኝ ይልቅ ይሄን እባክህ ይሄን ውሃ አቀብለኝ ቢለኝ እባክህ ላለኝ ሰው ቀድሜ የተባልኩትን ነገር ላደርግ እችላለሁ። ምክንያቱም እኔን እንዳከበረኝና እንዳግዘው እንደጠየቀኝ ነው የሚያሳየው ማለት ነው። ስለዚህ አንድ ሰው እባክህ ብሎ ቀድሞ የሚጀምር ከሆነ ፖላይት መሆኑን ትሁት መሆኑን ለጠየቀን ጥያቄ ወይም ደግሞ አድርጉልን ላለው ነገር ጥሩ የሆነ አጠያየቅ እንደሆነ እንረዳለን። ስለዚህ እባክህ የሚለውን ቃል ብዙ ጊዜ በዚህ አይነት መልኩ ልንጠቀምበት እንችላለን ማለት ነው። ስለዚህ እባክህ ይሄን አድርግልኝ ካለኝ ፖላይት የሆነ አጠያየቅ ወይም ደግሞ ትሁታዊ የሆነ አጠያየቅ ነው የጠየቀኝ። ስለዚህ እኔም የምችለው ነገር ከሆነ ያን ነገር ከማድረግ ወደኋላ የማልልበት አይነት ስራ ነው ማለት ነው። ስለዚህ እባክህ የሚለውን ቃል ብዙ ቦታ ልንጠቀምበት እንችላለን ማለት ነው። አንደኛ ምን ያክል ትሁት እንደሆንን ለማሳየት የምንጠቀምበት ነው። ሁለተኛ ደግሞ ከሰዎች እርዳታ መፈለጋችንን ወይም ደግሞ የሰዎችን እገዛ መፈለጋችንን የሚያሳይ ነው ማለት ነው። ስለዚህ እኔ ለምሳሌ ወደ አንድ ቦታ ሄጄ ልጆቼን ይዤ የሆነ ሰዓት ሄጄ በሁለቱም እጆቼ ግራና ቀኝ ልጆቼን ይዣለሁ። እንደውም አንድ ልጄን እሽኮኮ አድርጌ መንገድ ላይ እየሄድን እያለ በአጋጣሚ ከኪሴ የስልኬ ቻርጀር ወደቀ። እና ለማንሳት የምችልበት አይነት ሁኔታ ላይ ስላልነበርኩ ከፊት ለፊቴ ወደ እኔ እየመጣሁ ያለን ሰው እባክህ እቺን ቻርጀር ታቀብለኛለህ? አልኩት። ስለዚህ አረ ችግር የለውም! አለና የወደቀውን ቻርጀር አንስቶ ኪሴ ውስጥ አስገባልኝ ማለት ነው። ስለዚህ ብዙ ጊዜ እባክህ የሚለውን ቃል የምንጠቀመው ሰዎችን ፖላይት በሆነ መልኩ ጥያቄዎችን መጠየቅ ስናስብ ወይም ስንፈልግ ከዛ ባሻገር የሰዎችን እርዳታ ማግኘት በፈለግንበት ሰዓት እባክህ ብለን ጥያቄዎችን ልንጠይቅ እንችላለን ማለት ነው። ስለዚህ እባክህን ብዙ ቦታ ብንጠቀምበት ጥሩ የሆነ ቃል ስለሆነ በየትኛውም ቋንቋ ውስጥ እባክህን ብንጠቀምበት ከሰዎች ጋር ያለንን ግንኙነት ጤናማ የሚያደርግ ስለሆነ በጣም አስፈላጊ ነው ብዬ አምናለሁ። ስለዚህ እባክህ ብለን ብንጠይቅ መልካም ነው ማለት ነው።

አመሰግናለሁ የምንልባቸው አጋጣሚዎች በጣም ብዙ ናቸው። እንደሚታወቀው ምስጋና ለሚገባው ሰው ለሚገባው ነገር ሁሉ መስጠት በጣም አስፈላጊ ነው። ምስጋናን ላመሰገነው ሰው ብቻ ሳይሆን ለሚመሰገነው ሰውም በጣም ከፍተኛ የሆነ ጥቅም አለው። በነገራችን ላይ አመሰግናለሁን ሁላችንም መልመድ ያለብን ቋንቋ ይመስለኛል። አመሰግናለሁ የምንለው በተደረገልን ነገር ረክተን ስንገኝ በተደረገልን ነገር የተሰማን ስሜት ጥሩ ሆኖ ሲገኝ አመሰግናለሁ የሚልን ቃል ልንጠቅም እንችላለን። ከምናመሰግንባቸው ምክንያቶች አንዱ ለምሳሌ የሆነ ነገር ጠይቀን ያ ነገር ሲደረግልን ለተደረገልን ነገር አመሰግናለሁ ልንል እንችላለን። ለምሳሌ ዛሬ ጠዋት ልጄ አመሰግናለሁ አለኝ አመሰግናለሁ ያለበት ምክንያት ምንድነው? መጀመሪያ ጠዋት አባቴ እርሳስ ስላለቀብኝ እርሳስ ግዛልኝ አለ እሺ አልኩት አልኩና ወዲያውኑ ሱቅ ወጥቼ እርሳስ ገዝቼ አመጣሁና ሰጠሁት። በዚህም ምክንያት አመሰግናለሁ አባቴ አለኝ ማለት ነው። ስለዚህ የጠየቀኝን ጥያቄ በአግባቡ ስለመለስኩለት አመሰግናለሁ ብሎ ላረኩለት ነገር ማረጋገጫና ስለመደሰቱ ማረጋገጫ ሰጠኝ ማለት ነው። ሌላው ሰዎች ከሰዎች የምንጠይቃቸው ነገሮች ብዙ ናቸው። እንዲረዱን እንዲያግዙን የምንጠይቃቸው ነገሮች ብዙ ናቸው ምክንያቱም ሰው እንደመሆናችን መጠን ብቻችንን ራሳችንን ችለን መቆም አንችልም። በዚህ ምክንያት የብዙዎቹን እርዳታ እንጠይቃለን። ለምሳሌ ትላንትና የሆነ መስሪያ ቤት ሄጄ ለሆነ ጉዳይ የምሄድበትን እና ልስተናገድ የምችልበትን ቦታ አንድን በፊት ለፊት ከመስሪያ ቤቱ ፊት ለፊት ያገኘሁትን ልጅ ጠየኩት። ወሰደኝና የምስተናገድበትን ቢሮ አሳይቶኝ ተመለሰ ሲመለስ ምን አልኩት አመሰግናለሁ ወንድሜ ላረክልኝ ፈጣሪ ይክፈልህ ብዬ አመሰገንኩት ማለት ነው። ይሄ የሚያሳየው ምንድነው? እኛ ከሰዎች ልናገኝ የምንፈልገውን ነገር ማግኘት ስንችል ለነሱ ሞቅ ያለ ምስጋና ሞቅ ያለ ደስ የሚል ነገር የፊት አገላለጽ ይኖረናል ማለት ነው ስለዚህ ምስጋና በጣም አስፈላጊና ጠቃሚ ነገር ነው። ይሄ ሰው ለኔ ግልጋሎት ስለሰጠኝ እኔን የጠየኩትን ነገር ስለመለሰልኝ እና በትክክል ስላስተናገደኝ አመሰግንሃለሁ አልኩት ማለት ነገ ከነገ ወዲያ ብዙ ሰዎች እንደሚያመሰግኑት በሱ ሊረኩ እንደሚችሉ በቀላሉ ይገነዘባል ማለት ነው። ይሄን ከተገነዘበ ደግሞ ለስራ ያለው አመለካከት በጣም ጥሩ ይሆናል ማለት ነው። ስለዚህ አመሰግናለሁ ይቅርታ እና የመሳሰሉ ቃላቶችን ስንጠቀም በሰዎች ዘንድ ያለን ተቀባይነት እና ሰዎች ለኛ ያላቸው አመለካከት የተሻለና የሚያምር ጥሩ ይሆናል ማለት ነው። ስለዚህ ሰዎችን በማመስገን መጠመድ በጣም አስፈላጊ ነገር ነው ብዬ አምናለሁ እንደ ግሌ ማለት ነው። ስለዚህ ማመስገን በጣም አስፈላጊ ነገር ነው ሌላው እኛ እዚህ አለን በህይወት ነው ያለነው ብዙዎቹ ትላንትና ከእኛ ጋር እኩል የሆኑ አብረው ነው የነበሩ አብረው ነው ይገቡ ይወጡ አብረውኝ ይሰሩ የነበሩ ሰዎች ዛሬ በህይወት የሉም አልፈዋል። ስለዚህ ፈጣሪን ለሰጠን እድል ለሰጠን ጤና ለሰጠን መጠበቅ ወይም ጥባቆት ማመስገን አለብን ማለት ነው አመሰግንሃለሁ አምላኬ ማለት አለብን ማለት ነው። አመስገን በሆንን ቁጥር በየጊዜው በየቀኑ ወደ እኛ ወደ ህይወታችን የሚመጡ መልካም ነገሮች አሉ ማለት ነው። ማመስገን ፖዘቲቭ ነገር ነው አዎንታዊ ነው በዚህም አማካኝነት አዎንታዊ የሆኑ ነገሮችን የመሳብ አቅም አለው ማለት ነው። ስለዚህ ፈጣሪያችንን የፈጠርንን አምላካችንን ማመስገን አስፈላጊ ነው። በዙሪያችን ያሉ ሰዎች ለእኛ መኖር ምክንያት የሆኑ ሰዎች በእኛ ኑሮ ውስጥ የተለያየ ነገር አስተዋጽኦ የሚያደርጉልንን ሰዎች ማመስገን ይኖርብናል ማለት ነው። ስለዚህ ማመስገን ትልቅ ዋጋ ያለው ዋጋውን እንደዚህ በሳንቲም መግነጽ የማንችለው ትልቅ ነገር ነው ትልቅ ጸጋ ነው ማለት ነው። ስለዚህ ለሁሉም ነገር ሁሉ ማመስገን መልካም ነው ብዬ አምናለሁ። ለምሳሌ ትላንትና በመንገድ ላይ እየሄድኩ እያለ በጣም ውሃ ጠመኝ ውሃ በቀላሉ ውሃ መግዛትና መጠጣት የሚችልበት ቦታ አልነበርኩም። ስለዚህ አንዱን ቤት አንኳኳሁና እባክሽን ውሃ ልታጠጪኝ ትችያለሽ ብዬ ጠየኳት? ልጅቱም እረ ችግር የለውም አለችና ሮጣ ሄዳ በኩባያ ውሃ አምጥታ ሰጠችኝ ስለሰጠችኝ ወይም ለጠየኳት ጥያቄ ቶሎ ምላሽ ስለሰጠችኝ ከጥማቴ ስለገላገለችኝ አመሰግናለሁ እህቴ በጣም አመሰግናለሁ እግዚአብሔር ይስጥልኝ ብያት ሄድኩ ማለት ነው። ስለዚህ አመሰግናለሁ የምንልባቸው ምክንያቶች በበዙ ቁጥር ከዚህ ጉዳይ ወይም ደግሞ ከማመስገን በስተጀርባ የምናገኛቸው በጣም ብዙ የጤና ገጸ በረከቶችን ጭምር አሉት ማለት ነው። ስለዚህ ምስጋና ለሚገባው ሁሉ ማመስገን አለብን ለምሳሌ እኔ በትምህርት ተቋማት ነው የምሰራው ጥሩ ውጤት ያመጡ ተማሪዎችን ማመስገን አለብን። ሰዎችን በበጎ አድራጎት የሚያግዙ ሰዎችን ማመስገን አለብን ወይም አመሰግናለሁ ማለት አለብን። እንዲሁም ደግሞ በተለያዩ ተግባራት ላይ ተሰማርተው ገንዘብ በማያስገኝ ነገር ግን ለሰዎች እገዛን በሚያደርግ ስራ ላይ የተሰማሩ ሰዎችን ማመስገን አለብን። እንዲሁም ለተደረገልን ነገር አመሰግናለሁ ማለት አለብን ማለት ነው። ስለዚህ

ተቀበል የሚለውን ቃል ብዙ ቦታ ልንጠቀምበት እንችላለን በተለይ በእኛ በሀገራችን በኢትዮጵያ የሆነን ነገር ለሆነ ሰው መስጠት ስንፈልግ እንካ ተቀበል ልንለው እንችላለን ስለዚህ ያ ሰው እጁን ዘርግቶ የሰጠነውን ነገር ሊቀበል ይችላል ማለት ነው። ሌላው ተቀበል የሚባል ባህላዊ የሆነ ኢትዮጵያ ውስጥ እኛ የምንጠቀምበት በተለይ በተለይ በባህላዊ ምሽቶች ቤት ውስጥ የሚንጸባረቅ ነገር አለ ለምሳሌ አንድ አዝማሪ ከ በዛ ምሽት ቤት ውስጥ ከሚስተናገዱ ወይም ደንበኛ ከሆኑ ሰዎች የተለያዩ ግጥሞችን እንዲቀበል ይደረጋል ስለዚህ ከዛ ከግጥም ሰጪዎቹ መካከል አንዱ አዝማሪውን ተቀበል ሊለው ይችላል ተቀበል ይለውና ከዛ በኋላ ግጥም ነው የሚያቀብለው አዝማሪው ደግሞ ይለዋል ማለት ነው። ለምሳሌ አንዳንድ ግጥሞችን ለማለት ብሞክር ለምሳሌ አንድ የምሽት ቤቱ ወይም ደግሞ የዛ ሆቴል ሆቴል ሊሆን ይችላል ወይም ምሽት ቤት ወይም የባህል ቤት እንላቸዋለን እዛ አካባቢ ያለ ሰው አዝማሪውን ተቀበል ብሎ ግጥም ሊያቀብለው እንደሚችል ቅድም ተናግሬያለሁ። ለምሳሌ እኔ ከወደድኳት ዝንጀሮም ትሁን የሚባል አባባል ዘፈን አለ ስለዚህ ብታምር ባታምር ተቀበል ይለውና ብታምር ባታምር ይለዋል ስለዚህ ብታምር ባታምር የሚለውን ያ አዝማሪ ብታምር ባታምር የሚለውን በዜማ ይለዋል ማለት ነው። እኔ ምን አገባኝ ተቀበል ይለውና እኔ ምን አገባኝ ይለዋል ስለዚህ እኔ ምን አገባኝ የሚለውን በዜማ አዝማሪው ይላል። እኔ ከወደድኳት እኔ ከወደድኳት የሚለውን በግጥም ያ አዝማሪው ይለዋል በዜማ ይለዋል ዝንጀሮም ትሆን የሚለውን ሲለው ያው እያለ ይቀበላል ማለት ነው። ዋናው እዚህ ጋር ለማስተላለፍ የፈለኩት ሀሳብ እዛ ተቀምጦ የሚስተናገደው ደንበኛ ለአዝማሪው የሚያቀብለው ስንኞች አሉ እነዛን ስንኞች አዝማሪውን ተቀበል ብሎ ይልለታል ስለዚህ አዝማሪው ሰውየው የተናገረውን በድምጽም በቀጥተኛ ድምጽ ያለውን ይቀበልና በዜማ ያስተናግድለታል ማለት ነው። ስለዚህ ተቀበል የሚባል አባባል የምንዝናናበት በባህለ ምሽቶች ቤት ወይም ደግሞ በባህል ዝግጅት በሚያዘጋጁ ቤት የሚስተናገድ ብዙ ጊዜ የሚባል የዘፈን ያ ማለት ስንኞችን እየተቀበሉ አዝማሪዎች በዘፈን መልኩ የሚያቀርቧቸው አሉ ማለት ነው። ስለዚህ ተቀበል ማለት በአጭሩ በዛም ነፈሰ በዚህ እኔ ያለኝን ነገር ተቀበለኝ አንተ ጋር አንተ ጋር ይምጣ አዳምጠኝ ስማኝ ደግመህ በለው እንደማለት ነው። ስለዚህ ተቀበል የሚለውን ሀሳብ የትም ቦታ ልንጠቀምበት እንችላለን ከምንጠቀምባቸው ምክንያቶች አንዱ ለምሳሌ የሆነ ቁስ አካል ይዘን ለሆነ ሰው ማቀበል የምንፈልግ ከሆነ እንካ ተቀበል ብለን ያንን ነገር ልንሰጠው እንችላለን ማለት ነው። ሌላው ጉርሻ ልናጎርስ እንችላለን ጉርሻ በምናጎርስበት ጊዜ ልናጎርስ እየሄድን ያለንበት ሰው እይታው እኛ ጋር ካልሆነ እንካ እንካ ተቀበል ተቀበል አፍን ክፈት አበል ልንል እንችላለን ማለት ነው። ስለዚህ ተቀበል የሚለውን ቃል በዚህ መልኩ ልንጠቀምበት እንችላለን

ኤፕሪል ማለት በእኛ ወይም በኢትዮጵያውያን ሚያዚያ የሚለውን ስያሜ ያገኛል። ኤፕሪል ማለት ሚያዚያ ማለት ነው። ኤፕሪል ወር ለነጮቹ አራተኛው ወር ሲሆን በእኛ ደግሞ ስምንተኛው ወር ነው። ኤፕሪል ወይም ሚያዚያ በእኛ ስምንተኛው ወር ነው። ስለዚህ በኤፕሪል ወር ወይም በሚያዚያ ብዙ ጊዜ የምናስታውሳቸውና የምንተገብራቸው በዓላት አሉ። ብዙ ጊዜ የፋሲካ በዓል የሚከበረው ኤፕሪል ወር ላይ ነው። ስለዚህ የደስታ ጊዜ ነው ማለት ነው። ምክንያቱም የፋሲካን በዓል በኤፕሪል ወር ስናከብር የፋሲካን በዓል ከማክበራችን በፊት የሁለት ወር የጾም ጊዜ እናሳልፋለን የጾም ጊዜ ማለት ከምግብም የምንከለከልባቸው ሰዓታት አሉ። ከግማሽ ቀን በላይ ወይም ደግሞ እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት እንደየ አቅማችን እግዚአብሔር እንደፈቀደልን የምንጾምበት ጊዜ አለ። ከዛ ባሻገር ደግሞ የጽሉላት ምግቦችን አንመገብም የጽሉላት ምግቦች የሚባሉት እነዚህ ፕሮቲን የሚሰጡ ምግቦች ለምሳሌ የንሳት ተዋጽኦ የሆኑ ስጋ እንቁላል ዶሮ አሳ እና የመሳሰሉ ነገሮችን አንበላም። እንዲሁም ደግሞ ወተት እርጎ አይብ የወተት ተዋህፆዎችን እና የመሳሰሉትን አንመገብም። በዛ ሰዓት ማለት ነው ስለዚህ ከእነዚህ ነገሮች ሁሉ ተከልክለን ልክ ኤፕሪል ወር ሲመጣ በእለቱ ፋሲካ በሚከበርበት ቀን ሁሉንም ነገሮች እንድንበላ ይፈቀድልናል ማለት ነው። ስለዚህ ኤፕሪል ወር ላይ በፋሲካ በዓል የምንመገባቸው ምግቦች አሉ ለምሳሌ ከብት ይታረድና ስጋ እንበላለን። ዶሮ ይታረድና የዶሮ ስጋ ዶሮ ወጥ እንበላለን። በኤፕሪል ወር ወተት መጠጣት እንችላለን እርጎ መጠጣት እንችላለን መብላት እንችላለን እንዲሁም የትኛውንም የእንስሳት ተዋጽኦ መጠጣት እንችላለን ማለት ነው። የእንስሳት ተዋጽኦ የወተት ተዋጽኦ እና የመሳሰሉ ነገሮች በጾም ሰዓት የተከለከሉትን ነገሮች በዚህ በዚህ ወር ወይም በኤፕሪል ወር እንወስዳለን ወይም እንመገባለን ማለት ነው። ስለዚህ ኤፕሪል ወር ከምወዳቸው ደስ ከሚሉኝ ወራት አንዱ ነው ማለት ነው። እንደሚታወቀው ኢትዮጵያ የአሥራ ሶስት ወር ጸጋ የምትባል ሀገር ናት ያ ማለት በኢትዮጵያ ውስጥ የምናከብራቸው የምንቀበላቸው አስራ ሶስት ወራት አሉ። ከመስከረም ጀምሮ እስከ ነሀሴ ድረስ ያለው በውጭ አለማትም የተለመደ ነው። ነገር ግን ጳጉሜ የምትባል ወር አለች ማለት ነው። ስለዚህ የአሥራ ሶስት ወር ጸጋ ትባላለች ከእነዚህ ከአሥራ ሦስትቱ ወራት አንዱ ኤፕሪል ነው። ስለዚህ ኤፕሪል ከአሥራ ሦስትቱ ወራት አንዱ ሆኖ የወር ስም ነው ማለት ነው ራሱን የቻለ የወር ስም ነው። በተለየ ይሄ ወር በኢትዮጵያውያን ኤፕሪል ወር ስምንተኛው ወር ነው። በዚህ በስምንተኛው ወር ደግሞ የምናከናውናቸው ብዙ ተግባራት አሉ። ቅድም እንዳልኩት በኤፕሪል ወር ከሁሉም ነገር በላይ የምናስታውሰው የፋሲካ በዓል ነው የጌታ ትንሳኤን በዓል ነው የጌታ ስቅለትን በዓል ነው እነዚህን የመሳሰሉ ሃይማኖታዊ የሆኑ በዓላትን በኤፕሪል ወር እናስታውሳለን። ሌላው በሚያዚያ ወር ወይም በኤፕሪል ወር ሌላ የምናስታውሰው ነገር ገበሬው ነው ገበሬው እንደሚታወቀው በኤፕሪል ወር እርሻውን የሚጀምርበት ወር ነው። ስለዚህ ዝናብ በአልፎ አልፎ ጠብ የሚልበት ጊዜም አለ። ኤፕሪል ወር ብዙ ገበሬዎች ለአንደኛ ዙር ወይም ለሁለተኛ ዙር መሬታቸውን የሚያርሱበትና የሚያለሰልሱበት እንዲሁም ለዘር ዝግጁ እንዲሆን የሚያደርጉበት ጊዜ ነው። ስለዚህ ኤፕሪል ወር ከኢትዮጵያ ከኢትዮጵያውያን ጋር የተለየ ቁርኝት ያለው ወር ነው ማለት ነው። ምክንያቱም ገበሬው በኤፕሪል ወር እርሻውን ካላረሰ በኤፕሪል ወር ለዘር ዝግጁ ካላደረገው በሚቀጥለው አመት ወይም በአዲሱ አመት የምናገኘው የእህል መጠን በጣም ዝቅተኛ ነው የሚሆነው ማለት ነው። ይሄ ደግሞ ለብዙ ሰዎች መሞት ለብዙ ሰዎች በድርቅ መሰቃየት ለብዙ ሰዎች የገቢ ምንጭ ማጣት እና የተለያዩ ምክንያቶችን ስለሚያስከትል ኤፕሪል ወር ላይ የምናደርጋቸው ነገሮች በሙሉ ወሳኝ ናቸው ማለት ነው። በተለይ ከገበሬው ጋር ተያይዞ የሚደረጉ ነገሮች በሙሉ ወሳኝ ናቸው ማለት ነው። ስለዚህ በኤፕሪል ወር ብዙ ጊዜ ገበሬው እርሻውን በደንብ አጠናክሮ የሚሰራበት ጊዜ ነው። ስለዚህ ኤፕሪል ወር ላይ ምናልባት ዝናብ የሚያስቸግር ከሆነና ገበሬው ነገሮችን ማስተካከል የማይችል ከሆነ ብዙ ጊዜ በትምህርት ቤት በተለይ በኤለመንታሪ እና በሃይስኩል ትምህርት ቤት በነበርኩበት ጊዜ ብዙዎቻችን ገበሬውን እንድናግዝ ወደ ገጠሩ አለም ወይም ወደ ገጠሩ አካባቢ በህብረት እንሸኝ ነበር ወይም ደግሞ ሂዱና አግዛችሁ ነው ተብሎ ጊዜ ይሰጠን ነበር ስለዚህ ገበሬው ጋር ሄደን ጉልጓሎ ካለ እንጎለግላለን ማረስም ማገዝ የሚችል ካለን በማረስ ያግዛል። መገልበጥም የሚሰራ ሰው ካለ በኤፕሪል ወር መገልበጥ ይሰራል ማለት ነው። ስለዚህ ገበሬው በኤፕሪል ወር የሚያርሰውን መሬት በደንብ ዝግጁ አድርጎ ደጋግሞ አርሶ አለስልሶ ለዘር ዝግጁ የሚያደርግበት ነው ማለት ነው። ስለዚህ ኤፕሪል ወር ለኢትዮጵያውያን ልዩ የሆነ ትርጉም ያለው ወር ነው ማለት ነው። እንዲሁም ፋሲካን የምናክ

ሙዝ ማለት የፍራፍሬ አይነት ነው። እንደሚታወቀው ሙዝን ለብዙ ነገር እንጠቀምበታለን። ነገር ግን መጀመሪያ ስለሙዝ ለማስረዳት እንደሚታወቀው ሙዝ ማለት በእንግሊዘኛው ባናና የምንለው ነው። ስለዚህ ይሄ ሙዝ። በተለያየ አይነት ቅርጽ ይመጣል እኛ ሀገራችን የምትበቅል። ትንሽ ሙዛለች በአቅሟ በጣም ትንሽ የሆነ ወይም መጠኗ በጣም ትንሽ የሆነ ነገር ግን የምትሰጠን ጥቅም ኦርጋኒክ የሆነ ሙዝ አለች። እንዲሁም ደግሞ የፈረንጅ ሙዝ የምንለው ወይም ደግሞ ከአርባ ምንጭ አካባቢ የሚመጣው ሙዝ ደግሞ። ረጅም ሆኖ ቆልመም ያለ አይነት ሙዝ አለ። ስለዚህ ሙዝ በተፈጥሮ የተለያየ አይነት ሊሆን ይችላል ብዙ ጊዜ። ሙዝን በሚያስጠላ አይነት መልኩ ነው ለገበያ የሚያቀርቡት። ሙዝን በሚያስጠላ አይነት ነው ለገበያ የሚያቀርቡት ስል። ሙዝ መብሰር ያለበት እዛው ዛፉ ላይ ነው መሆን ያለበት። ነገር ግን ሰዎች በጣም ቶሎ ለመሸጥና ገቢ ለማግኘት ስለሚጓጉ ቀድመው ብዙ ጥሬ ሙዞችን ካወረዱ በኋላ በኬሚካል አበልጽገው ወይም ደግሞ ኬሚካል በመጠቀም ቶሎ ብሎ እንዲበስል በማድረግ ለገበያ የማቅረብ ነገር አለ። እኔ እንደማውቀው አንድ ፍሩት ወይም ደግሞ አንድ የፍራፍሬ አይነት ከዛፉ ከወረደ እስከ ሃያ አራት ሰዓት አልያ ከዘገየ እስከ አርባ ስምንት ሰዓት ለግልጋሎት መዋል እንዳለበት አውቃለሁ። አለበለዚያ ግን ከዛ በኋላ ዝም ብሎ የሆድ መሙያ ካልሆነ በስተቀር ለጤናችን የሚሰጠን ምንም አይነት ጥቅም አይኖርም። ስለዚህ ጤነኛ እንድንሆን እንደገና ደግሞ ሙዝ የሚሰጠንን ጥቅም ማግኘት እንድንችል ከዛፉ ከወረደ ከሃያ አራት ሰዓት በኋላ መመገብ አለብን። ግፋ ቢል ብንዘገይ ከሃያ አራት ሰዓት እስከ ሃያ አራት ሰዓት እንደው በጣም ከዘገየን እስከ አርባ ስምንት ሰዓት ለግልጋሎት መዋል አለበት ማለት ነው። አለበለዚያ ሙዝ ከዛፉ ከወረደ በኋላ ከና ከአርባ ስምንት ሰዓት በላይ ከቆየ በኋላ የሚሰጠን ጥቅም ግፋ ቢል ሆድ ለመሙላት ካልሆነ በስተቀር ለሰውነታችን ከሙዙ የምናገኘውን ጥቅም አናገኝም ወይም እናጣለን ማለት ነው። ስለዚህ በመጀመሪያ ደረጃ የትኛውም ፍራፍሬ ሙዝን ጨምሮ ማለት ነው። የሚሰጠንን ጥቅም ለማግኘት መጀመሪያ ዛፉ ላይ መብሰል አለበት። ዛፉ ላይ በበቂ ሁኔታ ከበሰለ በኋላ ለምግብነት ሲዘጋጅ ወይም ደግሞ በትክክል በስሏል አሁን ለግልጋሎት ዝግጁ ነው ተብሎ ሲታሰብ ነው ከዛፉ ላይ ተቆርጦ መውረድ ያለበት እንጂ። መጀመሪያ በጥሬነቱ አውርደን ከዛ በኋላ የተለያዩ ኬሚካሎችን ቀብተን እንዲህ በስል አድርገን ወደ ገበያ ብናቀርበው። ምናልባት ከዛፉ ከወረደ በኋላ ከሁለት ሳምንት ከሶስት ሳምንት በላይ በተለያዩ ሳጥኖቹ ውስጥ ሊቀመጥ ይችላል። ያ በመሆኑ ምክንያት ከሙዝ የምናገኘውን ጥቅም በቀላሉ ማግኘት አንችልም ማለት ነው። ለኔ በነገራችን ላይ ሙዝን ገዝቼ መብላት የምመኘው ይሄ ከአርባ ምንጭ የሚመጣው ወይም ከተለያዩ የሀገራችን ክፍሎች የሚመጣና ታፍኖ ወይም ተደብቶ የሚበስለውን ሙዝ ሳይሆን እዚሁ አካባቢያችን በዙሪያችን የሚበቅለው ትንንሿ የሀበሻ ሙዝ የምትባለዋ ዛፍ ላይ የምትበቅለዋን ሙዝ ነው። ሙዝ ብዬ በትክክለኛው ሙዝ እንደሆነች አምኜ የምበላው ማለት ነው። ያኛውን ግን ምናልባት በአጋጣሚዎች ስለራበኝ ብቻ ልበላው ችል ካልሆነ በስተቀር ምንም ጥቅም እንደማይሰጠኝ ህሊናዬ ወይም አእምሮዬ ስለሚነግረኝ ያን ያክል የምወደው አይነት አይደለም። በተለያዩ አጋጣሚዎች በአጋጣሚ ካልሆነ በስተቀር አስቤበት ገዝቼ መብላትን አልወድም። ሌላው ስለሙዝ የምናነሳው ሀሳብ ምንድነው? ሙዝ ብቻውን ሊበላ ይችላል ብቻውን ልጠን ልንበላው እንችላለን። ነገር ግን ሙዝ በጣም ፈርጀ ብዙ የሆኑ ግልጋሎቶች ይሰጠናል። ለምሳሌ ከሚሰጣቸው ግልጋሎቶች አንዱ ኬክ ለማዘጋጀት እንጠቀምበታለን። በተለይ በተለይ ብዙ ጊዜ ቤት ውስጥ ሲሰራ እንደማየው ከሆነ ሙዝ ከእንቁላልና ከፊኖ ዱቄት ወይም ከበቆሎ ወይም ከስንዴ ዱቄት ሊሆን ይችላል ከነጩ ዱቄት ጋር ወይም ደቂቃ ይባላል በአንዳንድ አካባቢ ስለዚህ በዚህ ዱቄት በደንብ ተለውሶ ሙዝ ከእንቁላል ጋር አንድ ላይ ሆኖ በደንብ ከታሸ በኋላ ትንሽ ስኳር ይጨመርበታል ትንሽ ዘይት ይጨመርበታል። ከዛ በደንብ ከታሸ በኋላ ዝግጁ ከሆነ በኋላ ፓንኬክ ይሰራል ማለት ነው። ፓንኬክ ይሰራል። ያ ማለት አሁን ቅድም የነገርኳችሁ ውህዶች አንድ ላይ ሆኖ ከሙዝ ጋር በመጥበሻ ላይ የሚሰራ ኬክ አለ። ያንን ኬክ ይሰራል ልጆች በጣም ነው የሚወዱት። ለልጆች ብቻ ሳይሆን ማንኛውም ሰው በጣም የሚወደው አይነት ምግብ ነው። ስለዚህ በሙዛ አማካኝነት ብዙ አይነት ምግቦችን ልንሰራ ወይም ብዙ አይነት ጣፋጭ የሆኑ በተለይ ከኬክ ነክ ነገሮችን ልንሰራ እንደምንችል መገንዘብ እንችላለን። ከዛ ባሻገር ሙግ ሙዝ የህፃናትን ክብደት ለመጨመርም የሚጠቅም ነገር ነው። በተለይ የህፃናት በሆድ ውስጥ እያሉ አንደርዌት ከሆኑ ወይም ክብደታቸው በጣም ትንሽ ከሆነ ሙዝን አዘውትረን የምንበላ ከሆነ ገና በእናታቸው ማህፀን እያሉ አካላቸው ይጨምራል ይወፍራሉ ማለት ነው። ስለዚህ ሙዝ በጣም ወሳኝ ምግብ ነው ማለት ነው